በስራ ላይ ምን ተግዳሮት አለ? ስራ ላይ በጣም ብዙ ተግዳሮት አሉኝ። በጣም መሰራታዊ የሆኑ ታግዳሮቶች ለስራ ፍላ መጀመሪያ ስራ ለመስራት ፍላጎት ያስፈልጋል። ከፍላጎት ደግሞ የስነ የስራ ስነ ምግባር። ከዚያ የስራ ስነ ምግባር ሲኖር ደግሞ የተለያዩ ሰዎች ጋር። መግባባት ለምሳሌ የስራ አጋሮቼ ጋር በጣም እግባባለው በጣም እወያያለሁ ስለ ስራ እድገት ማለት የተሻለ ስራ። ለማድረግ የተለያየ ቅድመ ሁኔታዎችን አዘጋጅተን እንሰራለን ለምሳሌ በምሰራበት ስራ። ውጤታማ ለመሆን የተለያዩ ጊዜ መክበር ጀምሮ የተለያዩ ስራዎችን እንሰራለን። ለምሳሌ ጥሩ ግንኙነት ለስራ በልደረቦቼ ጋር አደርጋለሁ ለስራ ያለኝን ክብር አሳድጋለሁ ለዛች ስራ ሳልንቅ ጊዜ ሳልሸራርፍ በአግባቡ ተገናኝቼ ሰራለው

ስማርት ስማርት ትጠቀማለህ ስማርት ስማርት አለኝ አሁንም እንደምትሰሪ ካርድ እየሰራሁበት ያለው በስማርት ፎን ሲሆን ስማርት ፎን በተመስፈላጊ ነው። ምክንያቱም ዘመን ጋር አብሮ ለመሄድ የተለያዩ ስማርት ፎኖችን መጠቀም አለብን። ለምሳሌ አሁንስ የያዝኩት ስማርትፎን ሳምሰንግ ኤም አስራ ሶስት ይባላል። በጣም ስማርት የሆነ ስልክ ነው። የተለያዩ ስራዎችን እሰራበታለሁ የተለያዩ ዋይፋዎችን በመጠቀም የተለያዩ ስራዎችን እሰራበታለሁ። አሁን በዚህ ስራን ሳይላንሲዮ ቮይስ ሪከርድ ያረኩ እገኛለሁ። በፊትም እንደዚሁ የተለያዩ ቮይስ ሪከርዶችን በዚህ ስማርት ፎን ሰርቼበታለሁ። ለምሳሌ ካለ ጄኒ ካምፓኒ ላይ ስማርት ፎን ተጠቅሜ ነው። ስልኬን በመጠቀም የተለያዩ ቮይስ ሪከርድን ሰርቼ ተጠቅሜበታለሁ። ለወደፊትም እዚህ ሳይለንሲዮ ቮይስ ኤአይ ኤአይል አብሮ ለመሄድ እየሞከርኩ እገኛለሁ ለእንግዲህ በጣም አብሮ ለመስራት ዝግጁ ነኝ

የምትወደው መተግበሪያ ምንድነው? የምወደው መተግበሪያ ብዙ መተግበሪያዎች አሉ። ለምሳሌ እኛ ሀገር ኢትዮጵያ ያለው መተግበሪያዎችን ቴሌብርና ቴሌብርና የሳፋሪካም ኢምፔሳ መተግበሪያዎችን እወዳለዉ። ምክንያቱም እነዚህን የምወድበት ዘመኑን የወጁ ስለሆኑ የተለያዩ በክናሽ መልኩ ለምሳሌ ብንወስድ የአቴዬ ቴሌኮም ብንወስድ የተለያዩ ዳታዎችን በክናሽ ዋጋ በሆኑ እንገዛለን የተለያዩ ቮይስ መደዋወያዎችን እንትን መተግበር በመጠቀም አየተገላገልን እንገኛለን። ደግሞ በካላሉ ስንነሳ ይሄን መተግበሬ በመጠከም የተለያዩ ገንዘቦችን እያስተላለፍነ የተለያየው ስራዎችን እየሰራን እንገኛለን። ነጋዴ ለምሳሌ ብሩን በዛ መተግበሩ እያስተላለፈ ከሪስክ እና ከችግር እየዳነ ይገኛል። ደግሞም ካላል ሲስተም ስለሆነ ወዲያው በፍጥነት በባንክ የተሻለ በፍጥነት እያስተላለፈ ብር እንገኛለን ስለዚህ የምወደው መተግበሪያ እነዚህ ሁለቶች ናቸው።

ልዩ ችሎታ ምንድነው? ለኔ ልዩ ችሎታዬ ነው ብዬ የማስበው እኔ ሰው ጋር ማግባባት ነው። ምክንያቱም ሰው ጋር እየተገባባው የተለያዩ ስራዎች ላይ የተለያዩ ማህበራዊ ኑሮዎች ላይ እንድትሰተፍ ያደርገኛል። ልዩ ችሎታ የምለው ሰው ጋር ስስ የሆነ ግንኙነት አለኝ። ለምሳሌ የተለያዩ ፍሪላንሰር ከሚያሰሩ ሰዎች ጋር የተገናኘው የተለያዩ የስራ እድሎችን እያገኘው እገኛለው። ስለዚህ ለእኔ ልዩ ችሎታዬ ሰው ጋር ማግባባት ሲሆን ሰው ጋር ስግባባ መጀመሪያ ምን ምን ያስፈልጋል ካልን መሰረታዊ ነገሮች አንደኛ ስነ ፀባይ ወይም ባህሪ የምንለው ነው። ምክንያቱም ባህሪ ከሌለ ሰው ጋር ማግባባት አንችልም ባህሪ ስንል አንዱ መለኪያ ሰው ማክበር ነው። ስለዚህ የኔ ልዩ ችሎታዬ ሰው ጋር መግባባቴ

ምን አይነት ጫማ ትወዳለህ ምን አይነት ጫማ ትወዳለህ? በሚለው ጥያቄ ለኔ ጥሩ ጥያቄ ነው ምክንያቱም እኔ የምወደው ጫማ ነጭ ጫማ ሲሆን ለምሳሌ ኤርፎርስ አይነቶች ነጭ የሆኑና ቀላል ያሉ እግሬ ጋር የሚሄዱ ጫማዎችን እወዳለሁ። ምክንያቱም ኤርፎርስን የምወድበት አንድ ምክንያት አንዱ በቀለም ነው ምክንያቱም ኤር ፎርስ በተለያየ ቀለም እናገኛለን። እኔ የምወደው ቀለም ግን ነጭ የሆነ ቀለም ነው ምክንያቱም ነጭ ልብስ ጋር ወይም የተለያዩ ጂንሶች ጋር አብሮ ስለሚሄድልኝ ኤርፎርስን ነጭ ጫማ እወዳለሁ። ሌላኛው ደግሞ ከጫማ አይነቶች ሌላም የምወደው ያው ነጠላ ጫማ ነው ነጠላ ጫማ አብዛኛው ጊዜ የምኖርበት አካባቢ ሙቀት ስለሆነ ነጠላ ጫማ አብዛኛው ጊዜ አዘወትራለሁ ስለዚህ ነጠላ ጫማና ኤርፎርስ ጫማ ለኔ ቀዳሚ ምርጫዎቼ ናቸው። ምክንያቱም ነጠላ ጫማ አንድ ከሌሎች ጫማዎች ለየት አድርጌ የምወደው ምክንያቱም አንድም ለማድረግ ቀላል ነው ሁለተኛ ደግሞ የምንገዛበት ዋጋ ቀለል ያለና እርካሽ ስለሆነ በአብዛኛው ጊዜ እንዲሁ ነጠላ ጫማ በማድረግ እየተገለገልኩ እገኛለሁ። ስለዚህ ሁለቱ ጫማዎችን በጣም እወዳቸዋለሁ ማለት ነው

ልብስህን ምን ያህል ጊዜ ታጥባለህ? ልብሴን እኔ የማጥበበት ፕሮግራም የለኝም። ምክንያቱም እኔ ተማሪና የተለያዩ ስራ ጎን ለጎን እየሰራሁ ስለምኖር ስራዬን። ልብሴን ስራ በማይነካ መልኩ ነው እንጂ ማጥብ ፕሮግራም ሄጄ ይሄን የሚያልሳት አትባለው ብዬ ጊዜ የለኝም። ምክንያቱም እኔ ልብሴን የማጥብ በአንዴ ነው ምክንያቱም ከወር አንዴ ሊሆን ይችላል። ስለዚህ ሰብሰብ አድርጌ ስራ በማይኖርበትም ጊዜ እራፍት በማገኝበትም ጊዜ ነው። እንጂ ማጥበው ጊዜ ወጥቼ ከሳምንት ይሄን ያህል አጥባለሁ ከወሬ ይሄን አጥባለሁ ብዬ ጊዜ የለኝም። ስለዚህ እኔ ልብሴን ማጥበው ስራ በሚሄድበት ሰዓት ለምሳሌ የተለያዩ ስብሰቦች ስብሰባ ካለኝ ዛሬውን ማታ አትቤ ለነገ ስብሰባ እንዲደርስ አድርጌ አድራለሁ እንጂ። የተለያየ የራሱ የሆነ ጊዜ ፕሮግራም የለኝም። ስለዚህ ስራ የምሰራው እኔ ልብስ ማጥበት ጊዜና ፕሮግራም የለኝም በፈለኩበት ጊዜ ባገኘሁበት ሰዓት ሁሉ አጥባለሁ ማለት ነው

ዳቦ ማብሰል ትችላለህ? አዎ ዳቦ ማብሰል እችላለሁ ዳቦ ማበስለው እኔ የተለያዩ ማሽኖችን በመጠቀምና ባህላዊ በሆነ እንጨትና መጋገሪያ ወይም ምጣድን በመጠቀም ሲሆን አሁን ዳቦ ማብሰል በጣም እችላለሁ ዳቦ እኛ ቤት ማብስለው እኔ ነኝ ለምሳሌ እኛ ቤት የስራ ክፍፍል ስላለ እህቶቼ ወንድሞቼና እናቴ የተለያዩ ስራዎችን ሲሰሩ እኔ ዳቦዬን አብስላለሁ ማለት ነው ዳቦ ማብሰል ሲባል መጀመሪያ ከዱቄት ጀምሮ አዛ ዱቄቱ ተቦክቶ ሊት ሆኖ ከዛ ይሄን ፕሮሰሱን ሁሉ ጨርሰን እስከሚጋገርበት ድረስ ያለውን እውቀት አለኝ ስለዚህ አብዛኛው ጊዜ እንዲውስ ዳቦ በማብሰል እገኛለሁ የተለያዩ ካምፓኒዎችንም ደቡብ አመሰል እየሰራው ነበር ለምሳሌ ክረምት ክረምት ትምህርት ዝግ ሲሆን የተለያዩ ዳቦ ቤት ገብቼ ስራዎችን ስሰራ ነበር እዚህ ደቦ ቤት ገብቼ የምሰራው የተለያዩ እንትኖችን በእንትን ለማለት ነው

የስራ ቦታ እንዴት ነው ስራ ቦታ የኔ በጣም ማራኪ እና ጽዱ የሆነ ስራ ለመስራት ፍላጎትና እንትን እንዲኖር የሚያደርግ ቦታ ነው ለምሳሌ ስራ ቦታዬ ለኔ በጣም ደስ የሚለው ከሁሉም ከመዝናኛ በላይ ነው ምክንያቱም የተለያዩ የስራ አጋሮች ጋር ተስማምቼ ነው የምኖረው አንድም አካባቢ ለስራ እንድሰራ ፍላጎት እንዲኖረኝ ያደርጋል ምክንያቱም ይሄ ፍላጎት እንዲኖር ያደረገ አንደኛው ምክንያት ምንድነው አካባቢ ጽዱ ስለሆነ ነው ምክንያቱም አካባቢ ካልተጸዳ ቆሻሻ ከሆነ እዛ ቦታ ላይ ሄዶ ስራ ለመስራት ፍላጎት ስለማይኖረን መጀመሪያ የስራ ቦታችንን መጽዳት አለብን ከዛ በኋላ ደግሞ የምንሰራበትን ስራ የተለያዩ እካዎችን በመደርደር ማለትም ቦታ ቦታ በማስየዝ ጽዱ እንዲሆን አካባቢው ማጽዳት ከዛ በኋላ ደግሞ የስራ ባላዳ የስራ አጋሮች ጋር ጥሩ የሆነ ግንኙነት እንዲኖር ማድረግ ነው። ስለዚህ የስራ ቦታዬ ለኔ በጣም ጥሩና ደስ የሚል ቦታዬ ነው።

የሞባይል ዳታ ትጠቀማለህ አዎ በአብዛኛው ጊዜ እኛ ሀገር የሞባይል ዳታ ነው የምንጠቀመው ምክንያቱም ኢንተርኔት ዋይፋይ ሁሉም ሰው ታዳራሽ ስላልሆነ የግላችንን የሞባይል ዳታችንን ነው አብዛኛው ጊዜ የምንጠቀመው አሁን ሳይሎንሲዮ ቮይስ ሪከርዲንግ እየሰራሁ ስለሆነ ይኸውም የግል ዳታዬን የተጠቀምኩ ነው። አሁን የምሰራው ምክንያቱም የሞባይል ዋይፋይ ወይም ከሁሉም አካባቢ ታዳራሽ ስላልሆነ ገና ማደግ ላይ ያለ ሀገር ስለሆነ ሁሉም ሰው የራሱን ዳታ በመጠቀም የተለያዩ እለት እለት ኑሮውን እየከወነ የሚገኘው የተለያዩ የራሱን የሞባይል ዳታ በመጠቀም ነው። ስለዚህ እኔም አሁን የተጠቀምኩት ያለው ሞባይል ዳታ ነው። ሁል ጊዜም ቢሆን የሞባይል ዳታ ነው የምንጠቀመው ወይም ዋይፋይ የማገኘው የተለያዩ ትልልቅ ካምፓኒዎች በመሄድ ሲሆን ለምሳሌ የተለያዩ ሞባይል ሴንተሮች በምንሄድበት ሰዓት እና ቴሌ ራሱ በምንሄድበት ሰዓት እና የተለያዩ ትምህርት ቤቶችን ላይ መሄድ ነው። የዋይፋይ ኮኔክሽን እና ዋይፋይ ኮኔክሽን የምናገኘው ስለዚህ አሁን የብቻችን የአንዳንዱ የለኝም ምክንያቱም መጠቀም ይቻላል ግን አክሚስ ስለማይፈቅድ የራሴን ሞባይል ዳታ በመብላት ነው የተጠቀምኩት

የ ስራህ ምኞቴ ምንድነው? ይሄ ስራ ምኞቴ እኔ የተሻለ ሰው ለመሆን የናገር ትሩን ተከፋይ እንደዋን ነው ምኞቴ ለምሳሌ የተለያዩ ፍሪላንሰሮች አሉ በውጭ ብሮች የሚከፈሉ ማለትም የዩሲዲቲ የሚከፈል ስራ ለመስራት ነው ምኞቴ። ስለዚህም ይሄን ስራ እንዳገኝ ሲባል የተለያዩ ትምህርቶችን በመውሰድ ላይ ይገኛሉ ለምሳሌ የተለያዩ የፍሪላንሰር ፕላትፎርሞች ላይ እንድትሳተፍ ብዬ የተለያዩ እሱን ስራ ከሄድ ለማግኘት የተለያዩ ትምህርቶችን እየወሰድኩ እገኛለሁ ለምሳሌ ፋይናንሻል ስታትመንት የተመረኩ እገኛለሁ ምክንያቱም ይሄን የምማረው የተለያየ ስኪል ኖሮይ የተለያዩ ፍሪላንሰሮችን ለመስራት እንዲያስችል ብዬ ነው። ለምሳሌ አፕወርክ ላይ ይሄን ዳታ ኮሌክተር ሆኜ የፋይናንስ የሆኑ ዳታዎችን ፋይናንሻል የሆኑ ዳታዎችን ኮሌክተር ሆኜ ለመስራት ስለምፈልግ ይሄን ትምህርት ለማግኘት የተለያዩ የዩቲዩብ ቪዲዮዎችን በመየት እና ከተለያየ ሰው ትምህርት እያገኘሁ እገኛለሁ ስለዚህ። የኔ የስራ ምኞቴ ምንድነው በሚለው ጥያቄ የውጭ ስራዎችን ለመስራት ነው ለወደፊት ሀሳቤ

ቡና ወይስ ሻይ ትመርጣለህ? እኔ ሁል ጊዜም ቢሆን ምርጫየ ምንድነው ቡና ነው። ምክንያቱም ቡና የምመርጠው ለምንድነው? የተለያዩ ጥቅሞች አሉ። ቡና ለምሳሌ እኔ የተለያዩ ስራ ለመስራት ቡና ያስፈልገኛል። ቡና ለምንድነው ከድብርት ያላቅቃል ከእንቅልፍ እንቅልፍን ይከለቅላል። እና የተለያዩ ሰውነት ክፍሎችን እንዲፈታቱ ያደርጋል። እሱ ብቻ ሳይሆን ቡና የምወድበት አንዱ ምክንያት። ቡና ስንጠጣ የተለያዩ ሰዎችን ታገኛለህ እዛ ቡና ቤት ላይ ምክንያቱም የተለያዩ ትልልቅ ሰዎችን ታገኛለህ። የስራ አጋር ታገኛለህ ጓደኛ ታፈራለህ ይሄ ብቻ ሳይሆን የቡና የተለያዩ የራሱ የሆኑ ጥቅሞች አሉ። ስለዚህ ከሻዬ ቡና እመርጣለሁ። ምክንያቱም ቡና መቼ መቼ እጠጣለሁ የሚለውን እዚህ ማየት እንችላለን። ቡና አብዛኛው ጊዜ የምጠጣ ጠዋት ቁርስ ላይ። ከሰአት ምሳ ላይ እና አራት ላይ በቀን ሶስት ጊዜ። ቡና እጠጣለሁ ማለት ነው። ይሄን ጊዜ ስራዬን በአግባቡ እንድሰራ ያደርገኛል ማለት ነው

ገንዘብ ትቆጥባለህ? ምርጥ ጥያቄ ነው ምክንያቱም ዘመኑ የቁጣ ዘመን ስለሆነ እያንዳንዱ ሰው መቆጠብ አለበት ብዬ አስባለሁ። ምክንያቱም ካልቆጠብነ ነገን መኖር አንችልም። ስለዚህ እያንዳንዷ ወይ የምናገኘው ነገር ላይ መቆጠብ በጣም አሪፍና ተመራች ነገር ነው። ምክንያቱም ገንዘብ ካልቆጠብነው አንድም ነገን ለመኖር ይከብደናል ሁለተኛ ደግሞ መበራዊ ኑሮን መኖር አንችልም ማለት ነው። ምክንያቱም ዛሬ ያገኘነውን ሁላ ዛሬ ብናጠፋው ነገ ስራ ላይኖር ይችላል። የተለያዩ ጉልበት ይደክማል። እርጅና ይመታል ስለዚህ በወጣትነት ሰርተን መቆጠብ እንዳለብን እመክራለሁ ይሰማኛል

በምን ሰዓት ትተኛለህ? አሪፍ ጥያቄ ነው። እኔ አብዛኛው የምተኛበት ሰዓት አራት ሰዓት እስከ አምስት ሰዓት ያለውን ሰዓት ድረስ እቆይና ከዛ በላይ የሆኑ ሰአቶችን ተኝቼ አሳልፋለሁ። ምክንያቱም ጠዋት ስለምንነሳ ነው ጠዋት ተነሽቼ የተለያዩ ስራዎችን ስለምሰራ። በጊዜ መተኛት ስላለብኝ በጊዜ እስከ አራት ሰዓት እስከ አምስት ሰዓት ባለው ሰዓት እተኛለሁ። ምክንያቱም ተዋጥቼ የተለያዩ የሰውነት እንቅስቃሴዎችን እሰራለሁ ወደ እምነት ቦታዎች እሄዳለሁ ከዛ ስራ በሰአቱ እገባለሁ። ስለዚህ እኔ ሞስት ብዙ ጊዜ የምተኛበት ሰዓት አራት ሰዓት እስከ አምስት ሰዓት በለው ሰዓት እተኛለሁ ማለት ነው።

የሙዚቃ መሳሪያ መጫወት ትችላለህ? አዎ የተለያዩ ሙዚቃ መሳሪያዎችን እጫወታለሁ ዘመኑም የሙዚቃ ዘመን ስለሆነ አብዛኛው ጊዜ እኔ የምጫወተው ግን ባህላዊ ሙዚቃ መሳሪያዎች ናቸው። ለምሳሌ ክራር ማሲንቆ እና የተለያዩ ጥሩምባ ምናምን የሚባሉ አሉ። እነሱ ጋር በተለይ የምወደው ክራርን ነው። ምክንያቱም ክራርን የምጫወትበት በተለይ የድሮ ስለሆነ የተለያየው ትውስታዎችን ስለሚሰጠኝ ነው። አሁን ዘመኑ ያሉ ሙዚቃ መሳሪያዎች አሉ ለምሳሌ ጊታር ሳክስፎን እና የተለያዩ ዘመናዊ ሙዚቃዎች ዘመኑ ሙዚቃ ጋር አብሮ የሚሄዱ ሙዚቃዎች አሉ። እኔ መጫወትም የምወደው መስመትም የምወደው ግን የድሮውን የጥንቱን የአባቶቻችንን እና ሀገር በቃ ለሆነውን የሙዚቃ መሳሪያ ሲሆን እነሱም ክራር ነው አብዛኛው ጊዜ ክራርን በምን እጫወታለሁ የድሮ ሙዚቃዎችን በመክፈት እለማመዳለው ከዛ ከዛ እጠዋት ጠዋት ይሄን ክራር በመምታት እጫወታለሁ ማለት ነው። ስለዚህ እነዚህ ሙዚቃ መሳሪያዎች በምትጫወትበት ሰዓት የተለያየ ሰዎችን አዝናናለሁ አስታስታለሁ ማለት ነው። ለምሳሌ የሰፈር ልጆችን ህፃናትን እየሰበሰብኩ እሁድና ቅዳሜ የሙዚቃ መሳሪያዎችን እጫወታለሁ ማለት ነው። ምክንያቱም እነሱን እያዝናናሁ እኔም እዝናናለሁ እነሱም ደስ ይላችዋል ማለት ነው። ሌላኛው ደግሞ በበዓል ወቅት የተለያዩ ቦታዎችን በመሄድ ክራሬን ይዤ እጫወታለሁ የተለያዩ ቢዝነስም አገኝበታለሁ ማለት ነው። ለምሳሌ የተለያየው ክብረ በዓል ጋር በመሄድ በመጫወት ይሄን ባህላዊ ሙዚቃ በመጫወት የተለያዩ ገቢዎችን እያገኘሁ እገኛለሁ። ለምሳሌ ጥምቀት ላይ ሄጄ ጥምቀት ቦታ በመሄድ ሙዚቃ መሳሪያዬን ይዤ የተለያዩ ሰዎች በተሰበሰቡበት ሙዚቃ እየሰራሁ የተጫወቱ የተለያዩ ብሮችን አገኛለሁ ማለት ነው። ለምሳሌ ያህል ገና ጨዋታ ጊዜ የተለያዩ ህፃናት ትልልቆችና የሀገር ሽማግሌዎች በሚሰበሰቡበት ቦታ በመሄድ ክራሬን ይዤ ገናን ባህልን የሚያወስውን ሙዚቃ በመዝፈን በጣም ብዙ ገቢዎችን አገኝበታለሁ ቤተሰብን አስተዳድርበታለሁ ማለት ነው

የትኛውን ቀኑን ሳዓት ትወዳለህ? እኔ የትኛውን ቀኑን ሳዓት ትወዳለህ የሚለውን ጥያቄ ብዙ ጊዜ። እኔ ቀናት አልመርጥም ምክንያቱም የተለያዩ ቀናት የራሱ የሆነ ውጤትና ዋጋ ስላላቸው ሁሉም ቀኖችን እወዳለሁ። በተለይ በዚህ ጥያቄ መሰረት ግን አንዱን መምረጥ ስላለብኝ ምሳ ሰዓት እወዳለሁ ማለት ነው። ምክንያቱም ምሳ ሰዓት አንድም እረፍት ነው። ሁለተኛ ደግሞ ምግብ በልተን የተዝናናን የስራዬ ሰዎችን የማገኝበት ቤተሰብ ልጆቸንና የምገናኝበት ሰዓት ስለሆነች ይቺን ሰዓት እመርጣታለሁ ማለት ነው። ምክንያቱም ይቺን ሰዓት የምመርጥበት አንዱ ከስራ እራፍት የምወጣበት የምሳ ሰዓት ስለሆነችና የተለያዩ ሰዎችን የማገኝበት ሰዓት ስለሆነች ነው። ለምሳሌ ምሳ በልቼ የተለያዩ ሰዎች ጋር እገናኛለሁ። ቡና ቤት በሚሄድ ቡና እየጠጣሁ የተለያዩ ስራዎችን በጎን እሰራለሁ ማለት ነው። ለምሳሌ ምሳ ሰዓት ላይ ነው የምሰራው። የተለያዩ ስራ አጋሮቼ ጋር ለወደፊት የስራ እቅድ እናወጣለን። ስለዚህ ያወጣነውን እቅድ እንገመግማለን። አዳዲስ ስራዎችን ወይም መማሪያዎችን። ለማድረግ የተለያዩ ስራዎችን ለመ እንትን ለማለት እና የስራ አጋሮቻችንን ህግና ደምብ ለማተግበር። የተለያዩ እንቅስቃሴያችን የምናደርግበት በጣም ተወዳጇ አካልነች።

ገበያ ላይ ዋጋ መደራደር ትችላለህ? አዎ ገበያ ላይ አብዛኛው ጊዜ ዋጋ ተደራድሬ ነው የምገዛው። ምክንያቱም የተለያዩ ነጋዴዎች የተለያዩ ምርቶችን ይዞ ሲመጡ የተሻለ ለመግዛት ወይም የተሻለ ዋጋ ያለውን እቃ ለመግዛት የተለያዩ እቃዎችን ተደራድሬ ነው የምገዛ። ይሄ እንደውስ ሁል ጊዜ የምሰራው ነገር ነውና በጣም ደስ የሚልና በጣም ዋጋዎች ላይ አብዛኛው ክርክር አስነሳለሁ ምክንያቱም የተሻለ ነገር በተሻለ ብር ለማግኘት ሲባል ነው የምደራደረው ስለዚህ ገበያ ላይ ተደራድሮ መግዛት የራሱ የሆነ ጥቅም እና ጉዳት አለው። ለምሳሌ ጥቅሙን ብናየው ገበያ ላይ ተደራድሮ መግዛት አንዱ ዋጋውን እንዲቀንስ ታደርገዋለህ ሁለተኛው ደግሞ የተሻለ ባለመግዛት የተሻለ ብርታ ትርፋለህ። ለምሳሌ ዝም ብለህ እንዳገኘው ብትገዛ የተሻለ ካልሆን ይችላል ስለዚህ ተደራድሮ መግዛት በጣም አስፈላጊ ነገር ነው።

ማህበራዊ ሚዲያ ትጠቀማለህ? አዎ ማህበራዊ ሚዲያ አብዛኛው ጊዜ እጠቀማለሁ ብዙ ጊዜ ማህበራዊ ሚዲያ ስንጠቀም የራሱ የሆነ ጥቅም እና ጉዳት አለው። ጥቅሙን አንፃር ትንሽ ጥቅሙን ብናየው ማህበራዊ ሚዲያ መጠቀም ጥቅሙ ምንድነው? በሰአቱና በፍጥነት የተለያዩ መረጃዎችን እናገኛለን ፖለቲካዊ ኢኮኖሚያዊ እና የተለያዩ መረጃዎችን በፍጥነት ከተለያዩ እንትን ላይ እናገኛለን ማለት ነው። ሌላኛው ደግሞ ማህበራዊ ሚዲያ ስንጠቀም አለም ጋር እንገናኛለን ማለት ነው። ለምሳሌ ግሎባላይዜሽን ሰዓት ላይ ስላለን የተለያየ አለም አቀፍ ሰዎች ጋር ግንኙነት እንፈጥራለን። ሌላኛው ጥቅም የተለያዩ ሰዎች ጋር ቤተሰብ ጋር ዘመድ ጋር ከቅርብና ከሩቅ ካለው ዘመድ ጋር እንገናኛለን በማህበራዊ ሚዲያ መጠቀም። ለምሳሌ ማህበራዊ ሚዲያ መጠቀም ስንል ቲክቶክ ዩቲዩብ እና ኢንስታግራም የመሳሰሉትን ማለት ነው። ይሄ ደግሞ በተለያየ የተለያየ ትምህርቶችን ልናገኝ እንድናገኝ እንችላለን። ሌላኛው ደግሞ ጉዳት አንጳር ስናይ ማህበራዊ ሚዲያ መጠቀም ጉዳቱ ምንድነው? ብዙ ጊዜ ሰዓትን እንፈጀለን ለምሳሌ ቲክቶክ አይነት ፕላትፎርሞች ብዙ ጊዜ ሰዓት ይወስዳሉና ይሄ የጉዳት አንፃር እናያለን። ሌላኛው ደግሞ የተለያዩ መዝናኛ እንትኖችን እያየን የተለያዩ ችግሮች አዲክት ተጽኖ ውስጥ ገብተን ሰነፍ እንድንሆን ቤተሰብ ጋር ጓደኛ ጋር እንዳንጫወት ሁል ጊዜ ማህበራዊ ሚዲያ ላይ ብቻ ተተክለን እንድንኖር ያደርገናል። ሌላኛው ደግሞ የተለያየ ችግሮችን ይዞ ይመጣል። ለምሳሌ ስልኮችን ኤየተጠቀምን ማህበራዊ ሚዲያ በስልክ የምንከታተል ከሆነ የአይን በሽታ እና የተለያዩ ችግሮችን ያመጣል ማለት ነው። ስለዚህ ማህበራዊ ሚዲያ እጠቀማለሁ ግን ጥቅም እና ጉዳት አለው

ቀዝቃዛ አየር ሁኔታ ትወዳለህ? አዎ ቀዝቃዛ አየር ሁኔታ እወዳለሁ። ምክንያቱም ቀዝቃዛ አየር ሁኔታ የምወድበት ዋናኛው ምክንያት። የተለያየሁ ሙቀት ጊዜ የሚነሱ ገላ ወይም የሰውነት አላርጂ ስላለብኝ። ቀዝቃዛ ቦታዎችን አየር ጸባዮችን እወዳለሁ። ምክንያቱም ቀዝቃዛ ሲሆን የተለያዩ ልብሶችን ምን በመልበስ ቅዝቃዜ ልናልፈው እንችላለን። ግን ከባድ ወይም ሙቀት ከሆነ ግን ምንም ማድረግ ስለማንችል። ቀዝቃዛ አየር ሁኔታ እወዳለሁ ምክንያቱም ሰውነቴ ጋር ይስማማል ይመቸኛል። ስለዚህ ቀዝቃዛ አየር ለኔ በጣም ደስ ይለኛል ውስጤ ነው ስለዚህ ቀዝቃዛ አየር ያለበትን ሁኔታ በጣም ይመቸኛል በጣም እወደዋለሁ

የትውልድ ከታማዬ የትነው? አሪፍ ጥያቄ ነው የትውልድ ከታማዬ እንግዲህ ቻግኒ ከምትባል ትንሿ ከተማ ነው የተወለድኩኝ። ተወልጄ አድጌ ደግሞ ዛሬ አሁን ትልቁ ከተማ ባህርዳር ከተማ። እኖራለሁ ስለዚህ የተወለድኩበት ቸክሊ ከተማ በጣም ውብና ተወዳጅ ናት ስለዚህ ይቺን ከተማ በጣም ወዳታለሁ በጣም አከብራታለሁ። የተለያዩ ማህበረሰብ ይኖርባታል ለምሳሌ የተለያዩ ብሄር ብሄረሰቦች ስራ ፍለጋ ሄዶ አንድ ላይ ተከባብሮ ተቻችለውና ማህበራዊ ኑሮ የሚኖርበት ከተማ

በቤትህ ልዩ የሆነ መቀመጫ አለ? አዎ የተለያዩ ልዩ የሆነ የራሴ የሆነ መቀመጫ አለ ምክንያቱም ይሄን ያዘጋጀሁት በተለያዩ ምክንያቶች ወይም ጥቅም አንፃር ነው። ለምሳሌ ሰው በሚበዛበት ጊዜ የራሴ መቀመጫ ልዩ የሆነ መቀመጫ ላይ እዛ ጋር ተቀምጬ የተለያዩ ስራዎችን እሰራለሁ። ለምሳሌ አነባለው እወያያለሁ የተለያየ አሰባስብበታለው። ስለዚህ ይቺ መቀመጫዬ ለኔ በጣም ልዩና ውብ ናት። ምክንያቱም እዛ መቀመጫ ልዬ መቀመጫ የለኝም ሌላ ሰው እንዲቀመጥ አልፈልግም። ምክንያቱም የተለያዩ ስራዎችን የምሰራበት ናት ከእኔ ውጪ ከቤተሰብ አባልም ሌላ ሰው አይቀመጥበትም

መዘመር ትወዳለህ? አዎ መዘመር እወዳለሁ። ለምሳሌ የተለያዩ ክብረ ባህት ላይ ክብረ በዓል ላይ እዘምራለሁ ለምሳሌ ኦርቶዶክስ ተዋህዶ እምነት ተከታይ ስለሆንኩኝ። የተለያዩ ገና ባህል ላይ እዘምራለሁ። ዝማሬው ደግሞ በጣም የተለያዩ የያሬድ ዝማሬ ሲሆን ይሄን የምንዘምርበት የተለያዩ እ እንትኖችን ለመገላገል ነው ለመገልገል ነው። ለምሳሌ እም ቤተክርስቲያናትን ለማገልገል ህዝቦች ጋር እም ተባብረን ለመኖር ስንል የተለያዩ ዝማሬዎችን እንዘምራለን። የተለያዩ ክብረ በዓት እንዘምራለን

በቤት ውስጥ ሆነ ወይስ በውጭ መሆን ትመርጣለህ? አብዛኛው ጊዜ ነው በቤት ውስጥ ሳይሆን በውጭ ሆኜ ነው የምመርጥ። ምክንያቱም ውጭ ላይ የተለያዩ ንፋሳትን አገኛለሁ የተለያዩ ሰዎች እጫወታለሁ የተለያዩ አየር ፅባዩን አካባቢ ሁኔታን እያየሁ እደሰታለሁ ስለዚህ በውጭ ሆኜ መቀመጥ ነው በውጭ መሆኔን ነው የምመርጠው። በውጭ በአካባቢዎች ሲሆን የተለያዩ ጓደኞቼ ጋር የስራ አጋሮቼ ጋር እና ልጆቼ ጋር እና ዘመዶቼ ጋር እጫወታለሁ እዝናናለሁ ስለዚህ በቤት ውስጥ ወይም ከውጭ መሆንን ትመርታለህ በሚለው ጥያቄ ከውጭ መሆኑን ምመርጠው ውጭ ስል ደግሞ ሁሌ ውጭ መሆን ሳይሆን የተለያዩ ጊዜ ስራ በሚኖርበት ሰዓት ስራ በማይኖርበት ሰዓት እና የተለያዩ ጓደኞቼ ጋር ዘመዶቼ ጋር ለመጫወት ስል የሚሄድበትን ጊዜ እሱን እመርጣለሁ ማለት ነው።

በትምህርት ቤት ውስጥ የምትወደው ትምህርት ምን ነበረ? ምርጥ ጥያቄ ነው ብዙ ትምህርቶችን እወዳለሁ ከምወድባቸው ትምህርቶች ሁለቱን ወይ ትቂቱን አንስቼ እንወያያለን ስለዚህ ለምን እንደወደድኩትም እነግራችኋለሁ ማለት ነው እንግሊዘኛ ትምህርት በጣም ደስ ይለኛል እንግሊዘኛ ትምህርት በጣም ደስ ያለበት ምክንያት አንደኛ እንግሊዘኛ የአለም አቀፍ ቋንቋ ነው። እንግሊዘኛ መቻል በጣም አሪፍ ነው ምክንያቱም አለም ጋር ነው የምትገናኘው ዛሬ ዘመናዊነት ወይም አንድ አለም መሆን ስለሆነ የተለያዩ አለም ሀገራት በምትዞርበት ሰዓት በትንሹ እንግሊዘኛ መቻል አለበት። ስለዚህ እንግሊዘኛ የአለም አቀፍ ቋንቋ ስለሆነ ሁሉም ሰው መልመድና መውደድ ነበረበት። ስለዚህ እኔ በትምህርት ዘመኔ እንግሊዘኛ በጣም አተኩሬ ነበር የምማረው ምክንያቱም የተለያዩ ስራዎችን ለመስራት እንዲያውቅ እዛ ብዬ እንግሊዘኛ በጣም ስከታተለውና ስማረው ስለነበረ እንግሊዘኛ አካዳሚ ምርጫዬ ነው። ሁለተኛ ደግሞ ሳይንስ፤ ሳይንስ በጣም የምወደው ትምህርት ዘርፍ ነው። ምክንያቱም ሳይንስ ስንል የተለያዩ አለማዊ የሆኑ ወይም ቲዎረቲካል የሆኑ እውቀቶችን የሚያስጨብጥ ዘመናዊነትን፣ ቴክኖሎጂን፣ አዲስ አስተሳሰብን እና ማንነትን ሁሉ አንድ ላይ የያዘ የሳይንስ ዘርፍ ሲሆን ምርምርን እንድማር እና የተለያዩ ስርዓቶችን እንደ እንድማረው እንዲያግዝ ያደረገኝ ትምህርት ስለሆነ ሳይንስ በጣም እና በጣም እወድ ነበር። ከእንግሊዘኛ ቀጥሎ ስለዚህ እነዚህን ሁለቱ ትምህርቶችን የወደድኩባቸው ምክንያት ሳይንስን ስንል የተለያዩ ሳይንሳዊ የሆኑ እውቀቶችን ለመሸመት ስንል እንግሊዘኛ ደግሞ አለማቀፋዊ ቋንቋ ስለሆነ በግዴታ ማወቅ ስላለብኝ በጣም እየተጋሁና እየለፋሁ እነዚህ ሁለት ምርቶች ላይ በጣም ትኩረት ሰጥቼ እማርና እወዳቸው ነበር።

ይሄ የደንበኞችን እርካታ ታውቃለ? አዎ ደንበኞችን እርካታ ካለው ምክንያቱም የምትሰራው ስራ ቅድሚያ የምትሰጠው ለደንበኛ ነው፤ ምክንያቱም ደንበኛ ከሌለ የምትሰራው ስራ ዋጋ የለውም ማለት ነው ለምሳሌ ይሄ በትንሹ በስረዳ አንድ ነጋዴ የተለያዩ የንግድ ስራዎችን እንዴት ተሰማርቶ የሚገኘው ይሄን ደንበኛ ነርጋታን ካላወቀ ወይም ለዛ ደንበኛ ብሎ ካልሰራ ይሄ የሚሰራው ስራ ዋጋ የለውም፤ ምክንያቱም ደንበኛ ከሌለ ነገዴ ሆነህ ደንበኛ ከሌለህ ምንም ዋጋ የለውም ማለት ነው ለምሳሌ ለምሳሌ ይሄን የእንጨት ረገድ ያለ እንበል ስለዚህ የደንበኞችን የእንጨት ፍላጎት ካላሟላ እና የራሱን ገንዘብ ማግኘት ብቻ የሚያይ ከሆነ ነገ ደንበኞች ይጠፋሉ ማለት ነው፤ ስለዚህ ደንበኞች ጠፉ ማለት ደግሞ ምንም ነገር የለም ስለዚህ አንድ ሰው ስራ የሚሰራ ሰው በተለይ ስለዚህ ቅድሚያ መስጠት ያለበት ለደንበኛ ነው ብዬ አስባለሁ።